በዶቄ መፍጨት ታውቃለህ የሚለው ጥያቄ በተደጋጋሚ ለመናገር ሞክሬያለሁ በዶቄ መፍጨት ማለት ምን መላእክት እንደሆነ ራሱ እኔ አላውቀውም። እንግዲህ የአማርኛ ቋንቋ ተናጋሪ ንኝ ብዬ አስባለሁ በዶቄ ራሱ ምን እንደሆነ እኔ እስካሁን ድረስ ምንም እውቅና የለኝም። ለምን? እንደዚህ አይነት ጥያቄ ማንሳት እንደተፈለገም እኔ አላውቅም እውነቱን ለመናገር ምክንያቱም አንዳንዴ በቀጥታ ተርጎሙ ሊሆኑ ስለሚችሉ በዶቄ ራሱ ትክክለኛ ቃል ነው ብዬ አላምንም

መተግበሪያዎችን አወርዳለሁ የተለያዩ መተግበሪያዎችን ንን ከአንድሮይድ ከፕላይ ስቶር አወርዳለሁ እጠቀማለሁ ፕላይ ስቶር ላይ በማውረድ እንዲሁ አልፎ አልፎ ክሮም ላይ እንዲሁ አንዳንድ መተግበሪዎች ንን አወርድና እጠቀማለሁ። እነዚህም እማወርዳቸው መተግበሪዎች እንግዲህ ለተለያየ ተግባርና አላማ ሊውሉ የሚችሉ ናቸው ማለት ነው።

ሃይማኖታዊ ግብርን አከብራለሁኝ። አዎ ምክንያቱም እንግዲህ እንደ አንድ አማኝ ነኝ ብሎ እንደሚያስብ ሰው ወይም እንደ አንድ ሃይማኖተኛ የተለያዩ ሃይማኖታዊ ግብሮች ይደረጋሉ። እነዚህን ግብሮች አግባብ ባለው መልኩ አደርጋለሁኝ። እንደ ሃይማኖቱ ትእዛዝ ማለት ነው በተቻለኝ መጠን ሃይማኖታዊ ሁኔታውን ጠብቆ እንዲከናወን ወይም ለማከናወን ጥረት አደርጋለሁ ማለት ነው።

እሳት ማንደድ እችላለሁኝ እንግዲህ እ በተለያየ ጊዜ እሳት እ የማንደድ ሁኔታ ይገጥማል እ ወይም እንደውም በይበልጥ ደግሞ እ ኤሌክትሪክ እ በሌለበት አካባቢ እንግዲህ እሳት እ የመጀመሪያውና ተመራጩ እ ዘዴ ነው። ምናልባትም ለመሞቅ ሊሆን ይችላል ምናልባትም እ ለማብሰል እና ለሌሎች ነገሮች ለማቃጠልም መሰል ነገሮች ሊሆን ይችላል። ለተለያየ አጋጣሚ በእሳት እ ማንደድ እ አይቀርምና ይሄው በዚሁ አጋጣሚ ችያለሁ እችላለሁ ወይም እችላለሁ ብዬ መግለጽ እችላለሁ

እንግዲህ በስራ ብዙ ጥሪዎችን አደርጋለሁኝ የተለያዩ ጥሪዎችን አናስተናግዳለሁ አልፎ አልፎ ምናልባትም እስከ አስር የሚደርሱ ጥሪዎች ላስተናግድ እችላለሁኝ እንደ ሁኔታው ነው። እንደየቀኑ እና እንደ ስራ ሁኔታው የሚለያይበት አጋጣሚ አለ። ከደንበኞቼ ጋር በብዛት ግንኙነት የማደርግበት አስፈላጊ ቀን ከሆነ ከዛም በላይ ላደርግ የምችልበት አጋጣሚ አለ

እንግዲህ የተለያዩ መሳሪያዎች እጠቀማለሁኝ። ምግብን ለማዘጋጀት የተለያዩ መሳሪያዎች እጠቀማለሁ። ጽሁፍ ለመጻፍ የተለያዩ መሳሪያዎች እጠቀማለሁ። ቤት ለማጽዳት እንዲሁ የተለያዩ መሳሪያዎች እጠቀማለሁ። የተለያዩ መሳሪያዎች የእያንዳንዱ ድርጊት ለየራሱ የሆነ መሳሪያዎች እንዳሉት ይታወቃል። ስለዚህ እነዚህን መሳሪያዎች ምጠቀምባቸው እያንዳንዱን ድርጊቶች ለማካሄድ ነው ማለት ነው

እንግዲህ አዲስ አመት በተለያየ መልኩ ይከበራል። ለአዲስ አመት የሚከበሩ የሚደረጉ ዝግጅቶች አሉ እነዚህን ዝግጅቶች በማድረግ አከብራለሁኝ። ከዛ በመቀጠል ደግሞ እንግዲህ አዲስ አመት ሲመጣ አዳዲስ እቅድ የታቀደ አዳዲስ ሀሳብ ይታሰባል። እነዚህንን ነገሮች ለማሳካት ደግሞ የሆነ የሆነ ነገር ማስቀመጥ አለና በእንደዚህ አይነት መልኩ ነው። እንግዲህ አዲስ አመት እማሳልፈው

ማንቂያ ሰዓት እጠቀማለሁ ምክንያቱም እንግዲህ ይሄንን ማንቂያ ሰዓት ተጠቅሜ ስራ ለመሄድ በምፈልግበት ሰዓት ብዙ ጊዜ መንቃት ስላለብኝ ቶሎ መድረስ ወደ ስራ መድረስ ስላለብኝ የማንቂያ ሰዓት እጠቀማለሁኝ። በተለያየ መልኩ የማንቂያ ሰዓት እጠቀማለሁ እርግጥ ነው ስልኬ ላይ እጠቀማለሁ እንዲሁ ስልኬ ላይ እቀጥራለሁኝ። ሌላኛው ደግሞ ራሱን የቻለ የማንቂያ ሰዓት አለኝ ወይም አላርም ክሎክ የምትባልአለች እና በሷም እንዲሁ እቀጥራለሁ። ከዛ በሰአቱ ለመድረስ አላርሞችን ቀጥሬ እጠቀማለሁ ማለት ነው።